አምናለሁ። አይደለም በጣም በጣም እኔ እሳት ፈጣሪ። አዋርድ እኮ እኮ እኮ እኮ። አያማክርም ገባህ ቢሆን እኔ ሌላ ብላ አምኖትም እዛ ያው አምኖትም